ከልጅነቴ የምዘክረው ነገር ቢኖር ማለትም መንፈሳዊ ቅዱሳን ሰዎችን በተለያዩ ስራቸው፣ በተለያየ ታሪካቸው እዘክራለሁ። ያው ከበፊት ጀምሮ ማለት ነው እና ሌላ ከመንፈሳዊ ሰው ውጪ የምዘክረው አካል አይኖርም ማለት ነው።

ብዙ ጊዜ የምጠቀመው ዳቦ የኖፍሮ ዱቄት ዳቦ ነው የምጠቀመው፤ ያ ማለት በደንብ የስንዴ ሳይሆን በደንብ እንትን ያለ የተሰራ በማሽን የተሰራ ዳቦ ነው ማለት ነው። ብዙ ጊዜ የምትጠቀመው ዳቦ አይነት የዳቦ አይነት

ጥያቄው ያን ያህል ብዙም ግልጽ ባይሆንም ብዙ ጊዜ ግን ለማብሰል የምንጠቀመው የኤሌክትሪክ ስቶቭ ወይም ደግሞ በኤሌክትሪክ የሚሰራ የማብሰያ መስመር ነው። ግን በባህላዊ የተለያዩ እንጨቶችንም የምንጠቀምባቸው ጊዜያቶች አሉ። ነገር ግን በዘመናዊው ግን የኤሌክትሪክ ስቶቭን ነው የምንጠቀመው ማለት ነው። ወይም በኔም በግሌ የምጠቀመው የኤሌክትሪክ ስቶቭ ነው።

ቀልድ ያው በተለያየ አጋጣሚ በተለያየ ሁኔታ ቀልድ ያላቸው ማለትም ለዛ ያላቸው ቀልዶች ከስራ ባደረጎቼ ጋርም ከጓደኞቼ ጋርም ጋር ልና ማለት ልናዘወትር እንችላለን። ስለዚህ ቀልድ ያው አዘወትራለሁ ቀልድ እወዳለሁ ማለት ነው ቀልድም መናገር ያስደስተኛል እወዳለሁ ማለት ነው።

በስራ አጋጣሚ ስማርት ፎን ብዙ ጊዜ አስፈላጊ ስለሆነ ስማርት ፎን እጠቀማለሁ የተለያዩ ግልጋሎቶችን ለመገልገል ለመጠቀም። የተለያዩ መተግበሪያዎች ሊያስፈልጉ ይችላሉ እና እነዛን መተግበሪያዎች ለማግኘት ግዴታ ስማርት ፎን መጠቀም ይኖርብኛል እና። ስማርት ፎን ተጠቃሚ ነኝ ማለት ነው።

በእርግጥም በስራ ቦታ የተለያየ ሰው ስለማገኝ በስራ ቦታም ጓደኛ አለኝ በስራ አጋጣሚ የምንገናኛቸው ሰዎች ስላሉ እነሱ ደግሞ በጊዜ ሂደት ደግሞ ያው ጓደኛ እንሆናለን ማለት ነው። ስለዚህ ስራ ቦታ ጓደኞች አሉኝ ማለት ነው። እንዲሁም ደግሞ ከስራ ውጪም እንገናኛለን የማህበራዊ ህይወትም ይኖረናል ማለት ነው።

የቀን መቁጠሪያ እጠቀማለሁ። ይሄንም ስል ደግሞ ሁለት አይነት የቀን መቁጠሪያ አለ እዚህ አሁን የምንኖርበት ቦታ የምንጠቀመው የቀን መቁጠሪያ የራሱ የሆነ የቀን መቁጠሪያ ነው። የአውሮፓውያንም የቀን መቁጠሪያንም ደግሞ እንዲሁም ደግሞ በሌላ በኩል እጠቀማለሁ ሁለቱንም የቀን መቁጠሪያዎች እጠቀማለሁ ማለት ነው።

በሚገባ ግጭቶችን የማስተካከል አቅሙም ልምዱም ብቃቱም አለኝ ብዬ ነው የማስበው። የተለያዩ አለመገባባቶች የተለያዩ ልዩነቶች ሊፈጠሩ ይችላሉ በሰው ዘንድ። በስራ አጋጣሚ ሊሆን ይችላል በተለያየ ሁኔታ በአካባቢም ሊፈጠር ይችላሉ እና እነዛን ግጭቶች በተቻለ መጠን በጥሩ ሁነታ ቀር ለመቅረፍ እና መፍትሄ ለማምጣት የራሴን የሆነ ግጭቶችንም የማስተካክልባቸው የምቀርፍባቸው መንገዶችና ልምዶች ሂደቶች አሉኝ ማለት ነው።

ማደንዘዝ ትወዳለህ ለሚለው ጥያቄ እኔ ያው ማደንዘዝ አልወድም። መደንዘዝም ጥሩ አይደለም። እንደገና ማደንዘዝ ያው ቀጥተኛ ጥርጉሙ። ማለት የተፈለገው ትንሽ ግልጽ ባይሆንም። ማደንዘዝ ለሚለው። ማደንዘዝ ትወዳለህ ለሚለው ጥያቄ ግን ማደንዘዝ አልወድም ማለት ነው።

በእርግጥም ሌሎችን ማበረታታት የኔ አንዱ ተግባር ነ። ያ ማለት እኔ ሌሎችን ባበረታታው መጠን እኔም ራሴን የማበረታታበት ራሴን ደግሞ አቅምም የማሳድግበትም አጋጣሚ ስለሆነ ሌሎችንም አበረታታባቸው ብዙ አጋጣሚዎችና ሁኔታዎች አሉ ማለት ነው።

ማታ ማታ በምን ሰዓት ትመገባለህ ለሚለው ጥያቄ? ያው ብዙ ጊዜ ማታ ማታ የምመገበው ምሽት ከሶስት ሰዓት እስከ አራት ሰዓት ባለው ጊዜ ነው እራቴን የምበላው ማለት ነው። ግን አልፎ አልፎ ደግሞ ቀደም ብዬ። እራቴን በልቼ ሌላ ስራዎችን የማከናውንባቸው አጋጣሚዎችም ይኖራሉ ማለት ነው።

ስለ ቅርብ ጓደኛዬ ለማውራት ያህል ማለትም በብዙ ጉዳዮች ላይ የምንገናኝ በብዙ ጉዳዮች ላይ ውይይት የምናደርግ የምንነካከር ጥሩውንም መጥፎንም ሀሳቦች የምንነጋገርባቸው አጋጣሚዎች ይኖራሉ ብዙ ጊዜያችንን አብረን ልናሳልፍ እንችላለን። እና የቅርብ ጓደኛ ብዙ ብዙ ትርጉም ይኖረዋል ብዙ ማለት ይቻላል። እና ስለ ቅርብ ጓደኛዬ በተወሰነ መልኩ ለመግለጽ ያህል ነው።

የምትወደውን ጣፋጭ ምግብ ምንድ ነው? ለሚለው ጥያቄ ብዙ ጊዜ የምወደው የጠፋች ጠፋች ምግቦች አሉ በባህላዊ የሚሰሩ የተለያዩ የጠፋች ምግቦች አሉ ያም ማለት እንደ በእንደ ዶናት ያሉት ጣፋጭ ምግቦችም እነዚህ በዘመናዊ የሚሰሩ አሉ እንደገና ደግሞ በተለያየ ባህላዊ በሆኑ መንገዶች የሚሰሩትንም ጠፋች ምግቦች እወዳለሁ ማለት ነው። እና እንደሙሸበከም ባቅላባ የሚባሉ የባህላዊ ምግቦች አሉ ማለት ጣፋጭ የሆኑ ምግቦች

ብዙ ጊዜ ያው በከተማችን ውስጥ ያሉ ጥሩ የሚባሉና ደረጃቸውን የጠበቁ የሬስቶራንት አይነቶች አሉ። ብዙ ሬስቶራንቶች አሉ። እና ከእነዛም መካከል ለኔ ምቹ የሆኑና ጥሩ የምላቸው የሬስቶራንት አይነቶች አሉ። እነዛም በርከት ያሉ አንድ ሁለት ሶስትም የሚሆኑ ሬስቶራንቶች አሉ። ማለት ነው በእኔ ከተማ ውስጥ

ከጎረቤቴ ውጪ ጋር ጥሩ ግንኙነት አለኝ። ያ ማለት በየትኛውም አይነት ሁኔታ በማህበራዊ ህይወትም ሊሆን ይችላል። በመጠያየቅም ሊሆን ይችላል ያለው ማለት በሀዘንም በደስታም ጊዜ። ለሚኖሩ መስተጋብሮችና ግንኙነቶች መልካም የሆኑና ጤናማ የሆኑ ግንኙነቶች ስላሉን። ከጎረበቶቼ ጋር መልካም ጥሩ የሆነ ግንኙነት አለኝ ማለት ነው

ያው ልደቴን ብዙ ጊዜ እማከብረው አሁን ያው ባለውት እድሜ በፊት በጥሩ ሁኔታ። ማለትም ደመቅ አድርጌ የተለያዩ ፕሮግራሞችን አሰናድቼ ወይም ደግሞ ከጓደኞቼ ጋ እእ እንዲሁም ደግሞ ከቤተሰቦቼ ጋር ላከብር እችላለሁ። አሁን ግን ያው ከጊዜ በኋላ ብዙ እድሜኤ ደሞ ከፍ እያለ በወጣት እድሜ ደሞ በማሰብ እና ሻማ በማብራት ብቻ ሊሆን ይችላል እማሳልፈው።

ጥያቄው ትንሽ ገልጽ ባይሆንም ሰዎችን በአይን ትመለከታለህ ወይ ለሚለው ጥያቄ? አዎ እንደ አስፈላጊነቱ። የተለያየ በተለያየ ሁኔታ ከሰዎች ጋር በሚኖረኝ ግንኙነት በሚኖረኝ ንግግር ወይም በሚኖረኝ ማለትም ንግግር ሊሆን ይችላል ውይይት ሊሆን ይችላል። ያይን ግንኙነት በሚያስፈልግ ሰዓት ላይ በሚገባ መልክ ትኩረት ባለው መልኩ። መልከታዬንም ትኩረቴንም ሰዎች ላይ ማድረግ ይኖርብኛል። ወይም ደግሞ የትኩረቴን ሙሉ በሙሉ ይሄ ሰዎች ሰዎች ላይ ሊሆን ይችላል ማለት ነው። ስለዚህ ሰዎችን በአይን ልመለከት እችላለሁ ማለት ነው

በዋነኝነት ያው በቋንቋ ደረጃ ሶስት የሚባሉ የቋንቋ አይነቶችን እችላለሁ በተወሰነ ማለትም በደንብ በየደረጃው ማለት ነው። አማርኛ ያው የመጀመሪያ ዋናኛ ቋንቋዬ ሲሆን። ሁለተኛ ደግሞ እንግሊዘኛ ነው እንግሊዘኛ ሁለተኛ ቋንቋዬ ነው። ሶስተኛ ደግሞ ያው በመስማት ደረጃ እና በማንበብ ደረጃ የምን የምጠቀመው ደግሞ ኦሮምኛን ቋንቋ ነው ማለት ነው።